መዘመር ትወዳለህ? የሚል ሀሳብ ተነስቷል መዘመር ያው ባለኝ አቅም መዘመር ደስ ይለኛል ያው ያስደስተኛል ማለት እችላለሁ እንደ አጠቃላይ ማለት ነው። እና ብዙ የሚረብሸኝ ነገር አይደለም ብዙ የሚያስቸግረኝም ማለት አይደለም። እና ምንድነው መዝሙሩን በተለይ የምችለው ከሆነ የማውቀው ከሆነ መዘመር በጣም ነው የሚያስ ምወደው ማለት ነው። በመዘመር ውስጥ ምንድነው ራሳችንን እናገኛለን ፈጣሪያችን እናመሰግናለን ብዙ ነገሮችን እናዳምጣለን ራሳችንንም ማዳመጥ የምንችልባቸው ብዙ ሁኔታዎች አሉና መዘምር በጣም እወዳለሁኝ። በተለያየ አይነት ሁኔታ ውስጥ እዘምራለሁ። ባለን አቅም አንዳንዴ ደሞ ቤተክርስቲያን ሲሄድ መዘምር በጣም ደስ ላይ የሚለኝ እንደዚህ መዘምራን አካባቢ ጠጋ ማለት ነው መዘምር እወዳለሁኝ ማለት ነው። እና በቤቴም አንዳንዴ ያው እወዳለሁኝ ግን በጣም ጎበዝ ነኝ ብዬ ግን ማውራት አልችልም መውደድ እና መስራት ስለሚለያይ ማለት ነው። እና በተሻለኝ አቅም ግን ያው መዘምር እወዳለሁኝ ብዙ ጊዜ በተደጋጋሚ ባልዘምርም ማለት ነው። እና ፈጣሪን በዝማሬ ውስጥ ደግሞ ፈጣሪን ማመስገን እኛ ያው ፍጡሮቹ ነን እና አይተውንም ፈጣሪ ፈጣሪን ደግሞ የምናመሰግነው አሉ በመዘመር ነው። ያው የተለያዩ መዝሙሮች አሉ እንደምናውቀው የንስሃ መዝሙር ይኖራል። ፈጣሪ የምናመሰግንባቸው መዝሙሮች ይኖራሉ። እንዲሁም ደስ በሚለን ጊዜ የሚዘመሩ መዝሙሮች ይኖራሉ ሃይማኖታዊ የሆኑ መዝሙሮች እንኳን ሌላ ይቅርና እንደውም በሃይማኖት ተቋማት ላይ በእያንዳንዱ ጊዜ መዝሙሮች አሉ ለምሳሌ መስቀል ሲሆን የሚዘምር መዝሙር አለ። እንዲሁም ደግሞ ጥምቀት ገና ሲሆን እሰይ ተወለደ የሚል መዝሙር ይዘመራል ለምሳሌ በክርስትና ሃይማኖት ውስጥ ማለት ነው እና ያንን መዝሙር መዘመር በጣም ደስ ይላል። በዛ በዓል ውስጥ ታድመው ማለት ነው። ሲቀጥል እንደዛው ለምሳሌ ጥምቀትን ብናነሳ በጥምቀት በዓል ጊዜ በጣም የተለመደው ነገር ምንድነው? በጣም መዝሙር አለ በሰፊው የሚባል ሁኔታ የሚዘመር መዝሙር አለ። በዚህም መዝሙሩ በጣም ደስ ይላል ሳቢው እና በጣም እንደ አጠቃላይ ማራኪ ነው እና ደስ የሚል ነው መዝሙሩ ማለት ነው ረጅም ሰዓት የሚፈጅ መዝሙር ይኖራል ማለት ነው። በዚህ እና በጣም ብዙ መዝሙሮችን የምንዘምርበት ሁኔታ ይኖራል ሃይማኖታዊ ሊሆን ይችላል። እነኚህ የማለት መዝሙሮች በተለይ በጣም ብዙ ፈጣሪ የምናመሰግንበት አሁን ለምሳሌ ቅድም ጥምቀትን አንስቻለሁ ጥምቀት ላይ በጣም ይዘመሩ በጣም ብዙ መዝሙሮች አሉ እያንዳንዱ ሃይማኖታዊ ትውፊቱን በጠበቀ መልኩ ያው በጣም የሚዘመሩ መዝሙሮች እንዳሉ ማንሳት እፈልጋለሁ ማለት ነው። እና እኔም ከእነኚህ መዝሙሮች ውስጥ አብሬ የዘመርኩኝ ፈጣሪዬን እያመሰገንኩ ራሴ እየተደሰትኩኝ በጣም ብዙ የምሰራቸውን ስራዎች ጎን ለጎን ለማስኬድ በምችለው አቅም እየሞከርኩኝ እገኛለሁ ማለት ነው። እና እንደ አጠቃላይ ብዙ ስራዎችን በአቅሜ ልክ እየሰራሁ እገኛለሁ ብዙ ስራዎችንም ውጣ ውረድ እያልኩኝ እየሰራህ ያለውበት ሁኔታ አለህ እንዳጠቃላህ እነኚህን ይመስላል ያለው ሁኔታ ማለት ነው። እና ያው መዘምር ደስ የሚል ነገር እንዳለው ማንኛውም ደግሞ በተለያዩ መውጣት ውስጥ ያለው በክርስትና ብቻ ሳይሆን በዬ በእስልምና ውስጥ መዝሙሮች ይኖራሉ እነ ሽዳዎች ይኖራሉ እነኚህ መዝሙሮች ደግሞ ሰው ልጅ ፈጣሪውን የሚያመሰግንበት አምላኩን የሚያመሰግንበት አምላኩን ከፍ ከፍ የሚያደርግበት አንዱ ዘዴ ነው መዝሙር ማለት ነው። እና ይሄ መዝሙር ደግሞ ለመንፈስ እርካታ አለ አይምሮ ደስታ ከፈጣሪ ጋርም ደግሞ ያለንን ቅርበት የሚያጠናክርልን ነው ብዬ አስባለሁ። እና ፈጣሪ ሀገራችንን ሰላም አድርጎልን ይሄ መዝሙር የምንወደው መዝሙር ደግሞ ለመዘመር ፈጣሪ ያብቃን የሚለውን ነገር ማንሳት እፈልጋለሁ። እንደ ቀጣይ ደግሞ ያው መዝሙር የማይወድ ሰው አለ ብዬ አላስብም ያው ይነስም ይብዛም በቀን በቀን ያዳምጣ ያዳምጣ የሚለያይን ግን መዝሙር በጣም ብዙ ሰው አብዛኛው ሰው መዝሙር በጣም እንደሚወድ ከብዙ ነገሮች ማወቅ እንችላለን። ለህይወትም ለነፍስም ለስጋም መዝሙር በጣም አስፈላጊ ነው። መንፈስን የምናድስበት ነው አንዳንዴ ራሳችን መዝሙር ስንሰማ ምንድነው ያንን መዝሙር በሰማን ሰዓት ወደዛ ወደ ሃይማኖት የምንቀርብበት ሁኔታ አለ። ጸሎት የምናደርግበት ሁኔታ አለ ፈጣሪያችን የምናመሰግንበት መንገድ እንደመሆኑ መጠን ለመንፈሳችንም እርካታ ለአእምሮአችንም መታደስ ከፈጣሪ ጋርም ያለን ግንኙነት እንዲህ ጥንክር ያደርጋል ማለት ነው። መዝሙር እና እነኚህ የብዙ ነገሮችን ለማንሳት ሞክሬያለሁ። በመዝሙር ትወዳለህ በሚለው ርዕስ መዘመር በሚገባ እወዳለሁ። የሚለውን ነገር ማሳተፍ እፈልጋለሁ። በአጠቃላይ በዚህ ርዕስ ላይ ይሄን የመሰለ ሀሳብ አለኝ ማለት ነው።

ቀጣይ ርዕሳችን ደግሞ የህዝብ ማመላለሻ ትጠቀማለህ የሚለው ነው ይሄን ሀሳብ በሰፊው አነሳበታለሁ እና ሀሳቡን በደንብ አንሸራሽራለሁ ምንድነው የህዝብ ማመላለሻ ትጠቀማለህ? አዎ በሚገባ እጠቀማለሁ ምክንያቱም እኛ ሀገር ውስጥ የግል መኪና እንዲኖረን ወይ ደግሞ የግል መንቀሳቀሻ እንዲኖረን በጣም ብዙ ነገሮች አስቸጋሪ ነገሮች አሉ እነኚህ ነገሮች ደግሞ መቋቋም ማንችልበት ሁኔታ ይኖራል አንድ ስለዚህ ያለን አማራጭ አንድ የህዝብ ማመላለሻዎችን መጠቀም ነው እነዚህ የህዝብ ማመላሻዎች የግለሰብ ሊሆን ይችላሉ የመንግስት ሊሆን ይችላሉ እና በእነኚህ ህዝብ መመላለሻዎች ብዙ ጊዜ ተጠቅሜያለሁ የመጠቀም እድልም ነበረኝ ማለት ነው እና እነኚህ መመለሻዎች ደግሞ በብዙ መንገድ ያገለግሉናል ለእኛ በተለያየ መንገድ አብዛኛው እነኚህ የህዝብ ማመላለሻ የምንላቸው አውቶቢስ ሊሆን ይችላል ባቡር ሊሆን ይችላል መኪና ሊሆን ይችላል የተለያዩ ባሶች ሊሆኑ ይችላሉ እና እነኚህ በጣም ብዙ በከተማ አካባቢ ላይ በተለይ የሚኖሩ ነገሮች አሉ ሲቀጥል ደግሞ እኔ በገጠር አካባቢ ደግሞ ደከም ባሉ የከተማው ገጠር ከተማዎች አካባቢ ደግሞ የተለመደው ነገር ምንድነው የምንጠቀመው የምንጠቀማቸው ጋሪ ሊሆን ይችላል ሞተር ሊሆን ይችላል ወይም ደግሞ እነኚህ ባጃጅ የምንላቸው የህዝብ መመላለሻ የሚባሉነገሮች ሊሆኑ ይችላሉ እንደየቦታው ስለሚለያይ ማለት ነው ነገር ግን በከተማ ላይ አውቶቢስ የምንለው ለምሳሌ በጣም ብዙ ጊዜ መጠቀም እድሉ ነበረኝ ጠቅሜያለሁም ከቦታ ቦታ ለመሄድ በጣም እንደውም እዛ ላይ በጣም የሚገርመኝ ነገር ህዝቡ በጣም ከመተፋፈጉ የተነሳ በጣም ራሳችንን ራሳችንን ለበሽታ እያጋለጥን የምንሄድበት ሁኔታ አለ አውቶቢስ ለምሳሌ የህዝብ ማመላለሻን በምንጠቀምበት ጊዜ ማለት ነው ስለዚህ እነኚህ ማመላለሻዎችን ስንጠቀም ቢሆን በተመጣጠነ የአየር ዝውውር ባለበት የህዝብ ማመላለሻ ባቡርም ይሁን መኪና ሊሆን ይችላል ባስ ሊሆን ይችላል አውቶቡስ ሊሆን ይችላል በእነኚህ ውስጥ ብንጠቀም መልካም ነው የሚለውን ነገር ማንሳት እፈልጋለሁ ነገር ግን አብዛኞቹ የሀገራችን የህዝብ ማመላለሻዎች ትንሽ አስቸጋሪ ናቸው ማለት እንችላለን ያው ከኢኮኖሚ ከኢኮኖሚና ከአቅም አንፃር በጣም ደካማ አፈጻጸም ነው ያለው ማለት ነው። ህዝብ ማመላለሻ ህዝብ ማመላለሻ ነው የምንጠቅምበት ዋነኛ ምክንያት ያው ይሄ ነው እና ግን በአጠቃላይ ምንድነው እዚህ ላይ ማሳተም የፈለገው ነገር ያው ባለው አቅም ብዙ የህዝብ ማ መላለሻ እንትኖችን እንጠቀማለን፤ ትራንስፖርት መንገዶችን እንጠቀማለን የትራንስፖርት መንገዶች ደግሞ እኛ በቻልን አቅን የምንሰራቸው የምንጠቅንባቸው ባለን አቅም ከፍለን የምንጠቀምባቸው የምንችሉ ነገሮች ስለሆኑ እነዚህ ነገሮች ላይ ትኩረት አድርገን የምንጠቀመው ማለት ነው አንዳንዶቹ ላይ መጠቀም የማንችልበት ሁኔታ አለ ማለትም እነኚህ ውድ የሚሆኑ ነገሮች ይኖራሉ እነዚህን ውድ ነገሮች ደግሞ ገንዘብ አውጥተን መግዛት አንችልም ስለዚህ ስለማንችል ባለን አቅም እነኚህ የህዝብ ማመላለሻ ነገሮችን እጠቀማለሁ ማለት ነው በሚገባ ነው የምጠቀማቸው። እና በመጠቀም ጊዜ ደግሞ በተቻለኝ አቅም የተሻለ የሚመቸኝ ቦታ በመያዝ ከሰዎች ጋር አለምንም አይነት ንክኪ አለምንም አይነት ግርግር ሰላም በሆነ ሁኔታ እጠቀምና የምፈልገው ቦታ ላይ የምፈልገው አካባቢ ላይ ደርሳለሁ ስለዚህ የህዝብ ማመላለሻዎችን በሚገባ እጠቀማለሁ ማንኛውም የህዝብ ማመላለሻ ይሁን እኔ መሄድ ካለብኝ የምፈልግበት ቦታ ላይ የሚያደርሰኝ ከሆነ በሚገባ ተጠቅሜ ያንን የህዝብ ማመላለሻ ወደምፈልግበት ቦታ እሄዳለሁ ማለት ነው እና ይሄ በጣም ጠቃሚ ነገር ነው የህዝብ ማመላለሾች ትጠቀማለህ የሚለው ሀሳብ ከዛ አንፃር በጣም ነው የምጠቀመው በጣም በቀላሉ ገዝቼውም አቅሜም ስለሚችል ይሄንን ነገር በቀላሉ ገዝቼ አገሩንም ገዝቼ በሚገባ እጠቀማለሁ ማለት ነው እና ከዛ ጋር ተያይዞ ምንድነው የሚያሳስበኝ ነገር ሁሌ የሀገራችን ሁኔታ ወይም ደግሞ በእነኚህ የህዝብ ማመላለሻ ነገሮችን በሚጠቅም ሰዓት በጣም ህዝቡ ቅድም እንዳነሳሁት ተጠጋግቶ ነው እነዚህ መመላሻዎች ውስጥ የሚሄደውና በሚጠጋጋበት ጊዜ ደግሞ ከፍተኛ የሆነ ወረርሽ ሊኖር ይችላል በአየር የሚተላለፉ በሽቶች አሉ በአቧራ መልኩ ነው አየር ላይ ቆይቶ የሚተላለፉ በሽታዎች አሉ እና እነኚህ በሽታዎች ደግሞ ወደ ሰውነታችን በመግባት በአፍንጫ ሊሆን ይችላል በመተንፈሻ አካል ወይም ደግሞ በአፋችን በመግባት ወይም ደግሞ በንክኪ ሊሆን ይችላል በነኚህ ነገሮች ይመጣሉ በሽታዎች በጣም ለነኚህ ነገሮች እየተጋለጥን ነን እና እነኚህ መጋለጣችን ደግሞ ጤናችንን እንዳንጠብቅ ያደርገናል ማለት ነው ጤናችን አሌጠብቅንም ማለት ደግሞ ወደ ሌላ የበሽታ የህመም እክል እንዳረጋለን ስለዚህ እነኚህ ህዝብ መመላለሻዎችን እጠቀማለሁ ነገር ግን ሁሌ ስጋት የሚሆንብኝ ነገር ይሄ ነው ማለት እፈልጋለሁ እንደ አጠቃላይ ግን ያው እነኚህን ነገሮች በሚገባ ነው የምጠቀመው የሚለውን ነገር እንደማጠቃለያ ማሳየት እፈልጋለሁ እና የህዝብ መመላለሻን እጠቀማለሁ የሚለውን እንደ መደምደሚያ አነሳዋለሁ።

አሁንም ባሪፍ ርእስት እንደገና ተገናኝተናል ስንት ብርድ ልብስ ትጠቀማለህ ይላል? የምትጠቀመው ብርድ ልብስ ያው ብዙ አይነት ብድር ብስ እጠቀማል። ግን እንደ ብርዱ ነው እኔ አሁን አንድ በድረስ ለብሼ ሊበቃኝ ይችላል። ሁለት በድረስ ለብሼ ላይበቃኝ እችላለሁ ወይ ሶስት ብርድ ልብስ ልጠቀም እችላለሁ? ነገር ግን ምንድነው ሁኔታው ይለያያል። ለምሳሌ እና ደግሞ እንደምኖርበት አካባቢ ይኖራል። ለምሳሌ አዳማ ሞቃታማ የሆኑ ቦታዎች ለምሳሌ አዳማ ላይ ኖሬ ነበረ በቅርብ ጊዜ። እዛ አካባቢ ላይ ምንድነው በጣም ወቃታማ ነው አንድ ብርድ ልብስ ራሱ ለብሶ ለመተኛት በጣም የሚከብድበት ምኔታ አለ። ሞቃታማ በሆኑ ምኔታዎች ማለት ነው። እና ደግሞ አሁን ባለውበት ትንሽ ቀዝቃዛ መሆን አየር ንብረት ውስጥ ነው። አሁን ያለነው እና ወደ ገጠር አካባቢ ላይ የገጠር ከተማ ላይ እንደመኖሪ መጠን በጣም ቀዝቃዛ አየር እንደሆነ ቀዝቃዛ ነው። ስለዚህ ብዱን ለመከላከል ጤናዬን ለመጠበቅ ራሴን ብርድ እንዳይመታኝ እና ምቹን አንቀፍ ለመተኛት እረፍት ለማድረግ የምጠቀመው። በሁለት ብርድ ልብስ እና ከዚያ በላይ እጠቀማለሁ ምክንያቱም ብርዱ በጣም ጠንካራ ስለሆነ የራሴን ጤና መጠበቅ አለብኝ። የራሴን ጤና አስጠብቅነው ስራዬን በአግባቡ መስራት የምችለው ህይወቴን መምራት የምችለው የቀን ተቀን ተግባር የማከረው ነው የምችለው ስሆን ነው። በተጨባጭ ጤናማ ሰው ነው ጤናማ ለመሆን ደግሞ ክብር ድራሴን መጠበቅ መቻል አለብኝ። እና ይሄ ቅዝቃዜ ደግሞ ሰውነት ላይ የሚያመጣው ትልቅ ጫና አለ። አልፎም ደግሞ ሙቀቱም ቢሆን ደግሞ ያሁኑ ከጫና ጋር ተያይዞ ነው እነዚህን ብድር ብስጥ የምጠቀምበት ሁኔታ ይለያያል ማለት ነው። ሁለቱም ልንጠቀም ቻልን ልንጠቀም ይቻላል። የምንለብሰው ልብስ ማለት ነው የብርድ ልብስ እና አንዳንዶች እንደሁኔታው ይለያያል የሚሆነው ነገር ማንሳት ይፈልጋሉ ለምሳሌ በጣም ቀዝቃዛ የሆነ ቦታ ላይ በጣም ብዙ ብድር ስለመጠቀም ቻንሱ ሊኖር ይችላል። ወይም ደግሞ አጋጣሚ ሊኖር ይችላል። ምክንያቱም ቀዝቃዛ የሆነ ቦታ ላይ ንግድ በደንብ መልበስ መቻል አለብን። አለበለዚያ ይሄ ብርድ ሊመታን ይችላል። በቅዝቃዜ ምክንያት ወደ ደም በደማቸው ለምሳሌ ስኳር መጠን ሊቀንስ ይችላል። ደብ ሰውነታችን ሙቀት በጣም በሚቀንስበት ሁኔታ ከፍተኛ የሆነ የሰውነታችን ውስጥ ያለው የስኳር መጠን ይቀንሳል ይህ ቀነሰ ማለት ደግሞ እኛ በቀላሉ በብርድ ምክንያት በሚመጣ በቅዝቃዜ ምክንያት በሚመጣ ተያይዞ በሚመጣ የደም በስኳር ውስጥ ያለ ደም ማነስ ምክንያት የስኳር ማነስ ምክንያት ለአደጋ እንጋለጣለን ማለት ነው። ለአደጋ ተጋለጥን ያው ጤናችን አጣን ማለት ነው። እና ስለዚህ ጤናችን የሚጠብቀው ባለቤቱ ነው ጤናው በእጁ ነው የሚባል ጥቅስ ነበር። እንደውም የሆነ ጊዜ ላይ እና በቀላሉ ብር ለመከላከል ከፍተኛ ሆኖ ተደራራቢ ብድር ሰዎችን የተለያዩ ምቾት የሚሰጡ ድረሶችን ደራርበን የምንተኛበት ሁኔታ ይኖራል። እና ይሄ ደግሞ በጣም ደግሞ ለዩ ያደርገዋል ማለት ነው። እኛ የተቻለን አቅም እነኚህ ነገሮች ልንጠቀማለት እነኚህን እንደምንጠቀማቸው ብርድልብሶች ደግሞ ለእኛ ምቾት የሚሰጡት መሆን መቻል አለባቸው። እና ከዛ አንፃር እንደ ሰው ሁኔታ ይለያይ ይችላል። እንደዚሁም ደግሞ በጣም ወደ ቆላ ወደ በርሃ አካባቢ ደግሞ ብርድ ልብስ የማይጠቀሙ ሰዎች ኖሮ ይችላሉ ምክንያቱም ከሙቀቱ አንፃር ከፍተኛ የሆነ ሙቀት ስለሚኖር። ይሄ ሙቀት ተያይዞ ደግሞ እንቅልፍ ብርድልብስ በሚጨመርበት ጊዜ ሙቀቱም ሰውነታችንን ያልበናል እንቅልፍ አይወስደንም ሰውነታችን ይረብሸናል ማለት ነው። እና ስለዚህ ለነኛ ነገሮችን የማናደርግበት ሁኔታ ይኖርብን ድረስ የማገልግበት ሁኔታ ይኖርና። እንደ አጠቃላይ ግን አሁን ያለሁበትም የታጠቅለል አድርጌ ላነሳልህ ስሞክር ያው ምንለብሰው ፒጃማ ይኖራል። የልብስ ከዛ እንትን የምንለው ነገር አለ። ለብሰን ደግሞ ሰውነታችንን ብርድ እንዳይመታ የምንጠይቀባቸው ነገሮች እንዳሉ ይሄ ነገር ያጠቅመን ብርድ ሳይመታን ራሳችንን ጠብቀን ከብርድን ሳይጎዳን ራሳችን ጤናችን ጠብቀን መቀሰቀስ የምንችልበት ሁኔታ እንዳለ ማንሳት እፈልጋለሁ። በአጠቃላይ በዚህ ርዕስ ስር አሁን ባለውበት በአካባቢ ላይ ቅዝቃዜ በጣም ከበድ ይላል። ይሄን ቅዝቃዜ ደግሞ ነው መቋቋም እስከ ሁለት ብድር ርብስ አንስቦ አልጠቀም እችላለሁ እና ይሄን በድረስ በመደራረብ በመደረብ ይህንን ብርድ ተቋቁሜ ስራዬን በአግባቡ እየሰራሁ እገኛለሁ። እና በተቻለኝ አቅም ህፃናት በተለይ ደግሞ እዚህ ጋር ማንፃት የፈለገው ከብር ድጋት ያይዞ ብር ልብስ መደራረብ ላይ ህፃናቶች ብር እንዳይነካቸው ብር ድብስ የሚለው ብር ድብስ የሚጠቀም ለውን ነገር ማንሳት እፈልጋለሁ። እንደ አጠቃላይ ስለ ብርድ ልብስ አጠቃቀሜ። በቀላሉ ለመመለስ የምንኖርበት የአየር ሁኔታ ስለሚለያይ እንደዛው ደግሞ የብርድ ልብስ መጠኑ ይለያያል። እና እንደ አጠቃላይ ግን አሁን ባለውበት ሁኔታ ሁለት ብርድ ልብሶችን በምተኛበት ሰዓት ደራርቤ ብርድ እንዳይመታኝ ሙቀቴ ተወጣጥለኝ ይሁን በቂ እንቅልፍ እንዳገኝ ስለሚጠቅመኝ ስለሚያገለግለኝ ባቂ እረፍት ለማድረግ ይጠቅመኛል

ቀጣይ ርዕሳችን ደግሞ ኮምፒውተር ኮምፒውተር መጠቀም ትችላለህ ይላል ኮምፒውተር መጠቀም እችላለሁኝ እንዴት ተማርክ የምለውን ነገርም በሰፊው አነሳለሁ ኮምፒውተር ምንድነው የሚለውን ነገር አንዳንድ ነገሮችን አነሳለሁ፤ ከዛም ደግሞ የኮምፒውተር ጥቅሞችንም በዚህ ስር አንዳንድ ነገሮችን አነሳለሁ፤ ኮምፒውተር ጉዳትም ይኖረዋል ጥቅም እና ጉዳት ያው ጎን ለጎን አብሮ የሚሄዱ ነገሮች ከመሆናቸው አንፃር እነኚህን ሁለት ነገሮችን አነሳለሁ፤ እና ወደ ዋና ሀሳቤ ልግባ ኮምፒውተር ምንድነው የሚለው ነገር ስናይ የኮምፒውተር ራሱን የቻለ እቃ ነው ይሄ እቃ ደግሞ ሰዎችን እንዲያግዝ ብዙ ነገሮች እኛም ከእኛ ጭንቅላት በላይ ሆኖ የሂሳብ ቅመሮችን ለመስራት እንደም ደግሞ የተለያዩ ጽሁፎችን ለመጻፍ፣ የተለያዩ መረጃዎችን ሰንደል ለማስቀመጥ፣ የተለያዩ ዳታዎችን እናስቀምጥበታለን እንዲሁ ደግሞ የተለያዩ ቪዲዮ ለመስራት ሊሆን ይችላል ለቀጥታ ኦንላይን በኢንተርኔት መጠቀም ለመማር ሊሆን ይችላል እእንዲሁም ደግሞ በጣም የኮምፒውተር ጥቅም በጣም ብዙ ነው፤ ፎቶዎችን ኤዲት ለማድረግ ሊሆን ይችላል ኮምፒውተሩን እንትን ማለት ነው ኮምፒውተር የሚያገለግለን እና የኮምፒውተር መጠቀም በሚገባ እችላለሁ ያው መቶ ፐርሰንት መቶ መቶ እችላለሁ ማንኛውም ነገር ማለት ላይሆን እችላለሁ ማለት ግን መሰረታችን የሚባሉ ማወቅ ያለብኝ ዳታን የሆነ መረጃን ከማስገባት ጀምሮ የሆነ መረጃ መመርመር የሆነ መረጃን ማስቀመጥ ራሱ የቻለ ሰነድ ቦታ አዘጋጅቼ ማስቀመጥ ሊሆን ይችላ፤ እንደውም ደግሞ እንትን እንትን ቲኮምፒተርን በመጠቀም የተለያዩ የሂሳብ ቀመሮችን ከእኔ ቁጥጥር በላይ የሆኑ የሂሳብ ቅመሮችም እሰራበት እችላለሁ ኮምፒውተር ማለት ነው የኮምፒውተር ጥቅም ወደር የለውም በዚህ ጊዜ ደግሞ ከኮምፒውተር ውጪ መራቅ የማይቻልበት ጊዜ ደርሰናል አለ ኮምፒውተር ህይወት የሚታሰብ አይነት አይደለም፤ ኮምፒውተር በጣም አስፈላጊ ነገር ነው ኮምፒውተር እያንዳንዱ ኮምፒውተር ኮምፒውተር የማንሰራው ኮምፒውተር የምንሰራው ነገር የለም፤ ኮምፒውተር በጣም በጣም አስፈላጊ ከምላቸው ነገሮች ውስጥ አንዱ ነው ማለት ነው። እና ስለዚህ ኮምፒውተር ደግሞ ችሎታ ደግሞ ማዳበር የውዴታ ግዴታ ነው ብዬ ነው የማስበው ለምሳሌ ስለ ኮምፒውተር መማር የጀመርነው እኛ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ተምረናል መሰረታዊ የሚባሉ የኮምፒውተር እውቀቶች ተምረናል በኮሌጅ ደረጃም ተምረናል በዩኒቨርሲቲ ደረጃም እነኚህ መሰረታዊ የሚባሉ የኮምፒውተር እውቀቶችን ተመሬያለሁ እና ተመሬያለሁ ተመሬያለሁ ስለዚህ መሰረታዊ የሚባሉ ነገሮችን ያን ያህል ብዙ ሳያስቸግረኝ በቀላሉ ማከናወን እችላለሁ፤ ይሄንን ማከናወን ቻልኩ ማለት ደግሞ የተለየ ነገር ያስፈልገኛል ማለት አይደለም ስለዚህ ምንም የተለየ ነገር አይጠይቀኝም ማለት ነው በቀላሉ የምፈልገውን ነገር ማስተካከል ማሳካት እችላለሁ ኮምፒውተር ወይን በመጠቀም ማለት ነው እና ስለዚህ መጠቀም ያለብኝን ነገሮች እና መሰለታዊ የሚላችሁ ነገሮች እችላለሁ እና ደግሞ በደንብ በሚገባበት እየተጠቀምሁት እገኛለሁ ኮምፒውተር አለኝ ይሄን ኮምፒውተር ደግሞ በአግባቡ ነው የምጠቀመው እና እስካሁን ደግሞ ወደ ገንዘብ ማምረቻነት አልቀየርኩትም ብዬ ለማንበብ የሆነች ነገር ሊሆን ይችላል ነገር ግን ራሱን የቻለ ኮምፒውተር በመጠቀም የሚሰሩ ብዙ ስራዎች እንዳሉ ለማወቅ ችያለሁ ኮምፒውተር ተጠቃሚ ከመሆኔ ጋር ተያይዞ ማለት ነው እና ይሄው ኮምፒውተር መጠቀም ነው በጣም ብዙ ነገሮችን መማር እንደምችል ብዙ ነገር ማወቅ እንደምችል በጣም ሰፊ ነገሮችን ማብራራት ለሰዎች ማስረዳት ለራሴ አዳዲስ እውቀቶችን ፈልጌ በኮምፒውተር በመጠቀም ማንበብ እኔም የማላውቃቸው ነገሮች በሰፊው በተለያዩ በኦዲዮ ሊሆን ይችላል በድምጽ ሊሆን ይችላል በቀረጻ በተቀረጹ በሚያምሩ የካሜራ ጥራት የተቀረጹ ቪዲዮዎችን በማየት ሊሆን ይችላል ብዙ ነገሮችን መማር እንችላለን ኮምፒውተርን በመጠቀም ማለት ነው ዛሬ አለም ወደ አንድ መንደር እየመጣኝ ነው ዛሬ ኢትዮጵያ ውስጥ ሆነን ለውጭ ሀገር ያለ ሰውን በቀላሉ ማናገር እንችላለን ማውራት እንችላለን ያን ሰውዬ የተለያዩ ነገሮችን መጠቀም በኮምፒውተርም በመጠቀም ቴክኖሎጂን በመጠቀም እናገኘዋለን ስለዚህ ኮምፒውተር መጠቀም መቻል አለብን ከዚህ ጊዜ ጋር ለመራመድ እና ጊዜው ያብሮ ለመሄድ ኮምፒውተር መጠቀም መቻል አለብን እና ኮምፒውተር መጠቀም የሚለውን ነገር እንደ ሀሳብ መጻፍ አልፈልግም ኮምፒውተር መጠቀምም እንደ አንድ ግለሰብ እንደ አንድ ተማሪ እንደ አንድ ሰራተኛ በደንብ ከኮምፒውተር መጠቀም እችላለሁ ብዬ አስባለሁ እና መሰረታዊ የሚባለው እውቀት አለኝ ብዬ ነው የማስበው እና በጥልቀት ለመማር ደግሞ ራሴን እያዘጋጀሁ እገኛለሁ ብዙ ነገሮች ከላይ ከላይ እናቅና በጥልቀት ስትገቡ ግን ግራ የምንጋባበት እንዴት አለ፤ ስለዚህ የንግራ መጋባት ደግሞ ለመቀነስ በጥልቀት ለመማር ራሴን እያዘጋጀሁኝ ያለው ኮምፒውተር በጣም አስፈላጊ ነገር ከመሆኑ ጋር ተያይዞ እዛ ነገር ላይ ትኩረት አድርጌ ለመስራት ራሴን እያዘጋጀሁኝ እገኛለሁ፤ አጠቃላይ ስለ ኮምፒውተር ያለኝ አመለካከት ይሄን ይመስላል ማለት ነው።

በቤት ውስጥ ወይም በውጭ መሆን ትመርጣለህ ይላል? እና ቀጣይ ረሴ ደግሞ እኔም የሚያስደስተኝ በቤት ውስጥ መሆን ነው ማለት ስራ ካለኝ ስራዬን ከሰራሁ የሚሄድበት ቦታ ካለ ከሄድኩኝ ብዙ ውጪ ላይ መሆን አያስደስተኝም ወይም ደግሞ አልመርጥም እንደ ዋና ሀሳብ ወይም ደስተኛ የሚያደርገኝ ነገር ቢኖር ውጪ መዞር አልባሌይ ቦታ መገኘት ወይ መጠጥ ሊሆን ይችላል የመተለያየ ቦታ ላይ ከምገኝ ይልቅ ቤት ቁጭ ብዬ የሆነ የምሰራው ነገር የማነበው ነገር የምማረው እውቀት የተለየ ነገር የማገኝበትን ነገር ነው የምፈልገው እና የምመርጠውም ቤት ውስጥ መሆንን ነው። ውጭ ጊዜ መሆንን መርጠው እንደ ሁኔታው ይለያያል እንደ ሁኔታው ይለያያል አንዳንዴ ውጭ መሆን ምን መርጥበት ሁኔታ ሊኖር ይችላል። ቤት ውስጥ ችግር ካለ ወይ ደግሞ የሆነ የተለየ ነገር ካለ ውጪ መሆን ልንመርጥ እንችላለን ነገር ግን የጥያቄ እንደ አንድ ግለስ ብለህ ለመመለስ ውጪ መሆን ብዙ ጊዜ ከተለያዩ ነገር አንፃር ያን ያህል ብዙ አያስደስተኝም ያን ያህል ጥቅም አለውም ብዬ አላስብም። ነገር ግን በቤት ውስጥ መሆን ራሳችንን እንድናዳምጥ ካታ ከብዙ ወጪ ከብዙ ትርምስ ውስጥ ራሳችንን ቆጠብ አድርገን በቤት ውስጥ መሆናችን የተሻለ አጋጣሚዎች እንድናይ ራሳችን ላይ እንድንሰራ ራሳችንን እንድናሳድግ የተሻሉ ነገሮችን እንድናይ ያደርግናል ብዬ አስባለሁ። ምክንያቱም በውካታ ውስጥ በትርምስ ውስጥ ከሰዎች ጋር አምባጓሮ በመግባት በመውጣት በመውረድ ዝም ብሎ በመዞር በመጠጣት በመብላት ወይ የተለያዩ ነገሮችን በማድረግ የምናሳልፈው ጊዜ ጊዜን ማባከን ወይም ደግሞ የጊዜ ብክነት ነው ብዬ ነው የማስበው እንጂ የሆነ ውጤታማነት ወይም ደግሞ ምርታማነትን የሚያሳይ ነው ብዬ አላስብም። ከዛ አንፃር ነው የማስበው እና እንደዛ ብዬ ስለማስብ ብዙ ጊዜ ውጪ መሆን አልመርጥም ቤት ውስጥ ብሆን ደስ ይለኛል። ቤት ውስጥ በመሆን በተለይ አንዳንድ ስራዎችን ብሰራ የተለያዩ ነገሮችን መጽሐፎችን ባነብ ተማሪም ትምህርትም እንደምማር እንደሚማር አንደገለሰብ ደግሞ ብዙ የትምህርት መጽሐፎችን ባነብ ብዙ ሪፈር እያደረኩ ወይ ደግሞ ተጨማሪ እውቀት የማገኝባቸው መጽሐፎች እየፈለኩ ራሴ ላይ ባሳድግ አይምሮዬ ላይ ብሰራ የተለያዩ እውቀቶችን ብገነባ የተለያዩ ትምህርቶችን ብማር የተለያዩ ኦንላይን ኮርሶችን ብወስድ የተለያዩ ኦንላይን ሰራዊቶችን ብሰራ ቤት ሆኜ ማለት ነው ሰጥ ባለው ሁኔታ በምፈልገው ሁኔታ በምፈልገው አይነት ቁጭ ብዬ ኦንላይን ስራዎችን መስራት ብችል በቃ ከዚህ በላይ ምን የምፈልገው ነገር የለም። ውጪ ብዞር ምንድነው? የማመዛዝንበት ሁኔታ ውጪ ላይ ብሆን ወጪ አለ የምንቀሳቀስበት የተለያዩ ነገሮች ይኖራሉ። እኔም ደግሞ የምፈልጋቸው ሰዎች ላይሆኑ ይችላሉ አብሬያቸው መሆናቸው የማልፈልጋቸው ሰዎች ሊሆኑ ይችላሉ ከእኔ ሰዎች ጋር ለመጋባ ልቸገር እችላለሁ ወይ ደግሞ የማልባል የሆነ ልምድ አይደለም ልችል እችላለሁ ግን በቤት ውስጥ ደግሞ ሰዓት ግን ራሴ ላይ እንድሰራ ራሴን እንድመለከት ራሴን እንዳሳድግ የራሴን እውቀት ወደተሻለ ደረጃ እንዳደርስ ያግዘኛል ብዬ አስባለሁ እና እንደዛ ብዬ ስለማምን። ከውጭ ይልቅ ቤት ውስጥ በመሆን የተሻለ ማንነትን መገንባት የተሻለ እከሌ እንዲህ ነው የሚባል ግለሰባዊ የሆነ ማንነትን መገንባት እፈልጋለሁ ማለት ነው። እንደ አንድ ክልሰብ ስለዚህ ያን የኔን የሚመስል ማንነት ለመፍጠር ደግሞ ከብዙ ጨረታ እና ትርምስ ውስጥ መሆኑን ጭምር ሆኜ ሳይሆን ለብቻዬ የራሴ ማንነት የራሴን ማንነት ማሳደግ እፈልጋለሁ። ይሄን ማንነት ደግሞ ማሳደገው ደግሞ በውጪ በመዞር ውጪ በመሆን ሳይሆን ቤት ውስጥ መሆን በጣም ያስደስተኛል ማለት ነው እና ውጭ መሆንም ምናልባት ያስጠላኛል ማለት አይደለም አንዳንዴ የምሆንባቸው ሁኔታዎች ይኖራሉ። ውጪ ላይ መናፈሻ አካባቢ ሊሄድ ይችላል መዝናኛ ቦታዎች ሊሄድ ይችላል እንዲህ አይነት ሁኔታዎች እንዲህ አይነት ቦታዎች ከሆኑ ደስ ይለኛል ነገር ግን ዝም ብሎ ውጪ ላይ መዞር ወደ ወደዚህም ወደዛም የሚበለን አለ አይደል ጥቅም ለማይሰጡ የማይችሉ ሁኔታዎች ላይ የምንዞር አይነት ከሆነ ምንም አያስደስተኝም ማለት ነው። ነገር ግን በተለያየ መንገድ ስራዬን የምሰራ ከሆነ እና ውጤታማ የምሆንበት ምርታማ የምሆንበት ሁኔታ ካለ ውጭም ወጥቼ ብሰራ ምንም ችግር የለብኝም። እንደውም ደግሞ ውጪ ላይ ብዙ ሰዎችን እትዋወቃለሁ ብዙ ነገሮች ይኖራሉ እና ከብዙ እውቀት የምናገኛለን ውጭ ላይ መሆናችን ማለት ነው ጉዞ ጥሩ ያልሆኑ ጎኖችም እንዳሉ ጥሩ ጎኖች ይኖሩታል። ከዛ አንፃር በጣም አሪፍ ነገሮችን ማንሳት ይችላል ነገር ግን እኔ ከዛ አንፃር ሳይሆን እንደዚሁ ባለኝ አመለካከት ወይም ደግሞ እኔ አእምሮን በሚፈልገው አይነት ስናስበው ግን ከቤት ውስጥ መሆን የተሻለ ውጭ ከመሆን የሻለ

ለበጎ አድራጎት ሰርተህ ታውቃለህ? የሚል ነገር አለ። ለበጎ አድራጎት ሰርቼ የማቅበት አጋጣሚ አለ። ብዙ ነገሮችን በተቻለኝ አቅም በበጎ አድራጎት ሳይሆን በተለያየ በአቅሜ በሚችል ነገር መደገፍ ሰዎችን መርዳት የምትችልበት አቅም እምረዳቸው ሰዎች ይኖራሉ እና የተለያዩ ነገሮችን በመጠቀም ለሰዎች ላግዝ እችላለሁ። ነገር ግን በተቋም ደረጃ ወይም ደግሞ በተለያዩ ኢትዮጵያ ውስጥ እንደምናውቃቸው ከፍተኛ ብዙ የሆኑ የተቋቋሙ ተቋሞች ይኖራሉ በእነኚህ ተቋሞች ውስጥ ግን የመስራት እድሉ አልነበረኝም እነዚህ ተቋሞች ውስጥ የመስራት እድሉ ባይኖረኝም ግን አንዳንዴ ሰዎችን ባለችኝ አቅም የሆነ ነገር የምሰጥበት ሁኔታ አለ። ነገር ግን ምንድነው እነኚህን በጎ ነገሮችን ለማድረግ መጀመሪያ ራስ ማዳን ይቀድማል። መጀመሪያ ራሴን ማዳን አለብኝ አንዳንድ ነገሮችን ለራሴ ቅድሚያ የምሰጣቸው ነገሮች ይኖራሉ ምክንያቱም መጀመሪያ ራሳችንን ስናድን ነው ሌሎችን መርዳት የምንችለው። ሌሎችን መደጋገፍ የምንችለው እና ብዙ ጊዜ በተቻለኝ አቅም የራሴ የሆኑ ስራዎችን ነው የምሰራው እና እንደኛ ስራዎችን ደግሞ ሰርቼ እነኛ ሰውዬበት ባቅሜ የምደግፍበት ሁኔታ አለን ነገር ግን ከአቅሜ በላይ በሆነ ነገር ግን እንደዚህ በጎ ድርጅቶችን ተቋ ተቋሞችን ረድቼ ወይም ደግሞ ሰርቼ አላውቅም ማለት እችላለሁ እንደ አጠቃላይ ማለት ነው። ነገር ግን ትንሽም ይሁን ለሰዎች ለልቤ ያዘነ ሰው ያቅሜን ያህል ማድረግበት ሁኔታ አለ። ነገር ግን እንደዚህ አይነት ነገሮችን ለማድረግ ምናልባት ንጹህ ህሊና ሊጠይቅ ይችላል ወይ ደግሞ የገንዘብ አቅም ሊጠይቅ ይችላል ብዬ አስባለሁ እኔ እንደራሴ ማለት ነው እና ከራሳችን እኔ ሲኖረኝ ነው ሌሎችን መርዳት የምችለው ነገር ግን እኔ እየወደኩ እየተነሳሁ ለራሴ በጣም ብዙ የሚያስፈልጉኝ ነገሮች እያሉ ሰዎችን መርዳት በከፍተኛ ሁኔታ በዚህ በበጎ ነገር መርዳት የምችልበት ሁኔታ ስላልሆንኩኝ ይሄንን ነገር መቶ ፐርሰንት እንደዚህ ነው ማለት አልችልም ማለት ነው። ነገር ግን በዚህ በበጎ አድራጎት ነገር ስናነሳ በጣም ብዙ በኢትዮጵያ ውስጥ ብዙ በጎ አድራጎት ተቋሞች አሉ። ከመቄዶንያ ጀምሮ በጣም ብዙ አረጋውያንን፣ የወደቁ ሰዎችን፣ እንዲሁ ደግሞ በመንገድ ላይ እንትን ያሉ ሰዎችን አንስተው በተቋም ደረጃ በጎ አድራጎት እያደረጉ ከተለያዩ ሰዎች ድጋፍ እያሰባሰቡ ከተቋማት ድጋፍ እያሰባሰቡ እነዚህ የወደቁ ሰዎችን የሚደግፉ የሚረዱ በተሻለ ነገር እንትን እንዲያመቻቹ የሚያደርጉ ሰዎች አሉ እነኚህ ተቋማት ማለት ነው እና ብዙ ተቋማቶች አሉ በበጎ ውጤት በበጎ አድራጎት ማለት ነው። እና እነዚህ በጎ አድራጎት ተቋማት ብዙ ናቸው። እነኚህን ተቋማት ደግሞ ማሳደግ መግፋት ያስፈልጋል ወደፊት ማለት ነው እና በተቻለን አቅም እነኚህን የበጎ አድራጎት ስራዎችን መስራት ተገቢ ነው። ሰዎችንም መርዳት ነው ሰብአዊነትህ ከሰብአዊነት ጋርም ይየያዛል እነኚህ ነገሮች ነገር ግን ምንድነው በጣም ኢኮኖሚ ችግር ያለበት ሀገር እንደመሆኑ መጠን በጣም ብዙ ነገሮችን እንደፈለግን ማራመድ የሚያስቸግርበት ሁኔታ አለ። ብዙ ነገሮችን ወደፊት ለመግፋት እንሞክራለን። ነገር ግን አስቸጋሪ ነገሮች እኖራለሁ ብዙ ነገሮች ማለት ነው እንደምፈልገው ነገሮች አይሄዱልንም በጎ ነገር ለማድረግ። አሁን እኔ በጣም ህሊናዬ ወይም ደግሞ ውስጤ ክፍት ነው ነገር ግን አቅም የሚባል ነገር አለ አቅም ያንን ነገር ማቀናጀት መደገፍ በገንዘብ ሊሆን ይችላል በተለያዩ በቁስም ሊሆን ይችላል ለመርዳት እኔ መጀመሪያ ለራሴ አልቆምኩኝም እየተንገዳገድኩኝ በመሆኑ ምክንያት ነው ይህንን ነገር በጎ አድራጎት ለመስራት ያልቻልኩት ማለት ነው። ነገር ግን ወደፊት ነገሮችን እያመቻቸው ነገሮች እየተቀናጁልኝ የሚሄዱበትን ሁኔታ ካመቻቸው በኋላ እንዲህ አይነት ነገሮችን በሰፊው በጎ ስራዎችን እንደምሰራ እርግጠኛ ነኝ ከፈጣሪ ጋር ፍቃዱ ከሆነ እንዲህ አይነት በጎ ስራዎች ወደፊት እቅዴ ውስጥ ውስጤ ያሉ ሰዎችን መርዳት ባለን አቅም ነው ባለን አቅም ሰዎችን መርዳት የምንችልበት ሁኔታ መፍጠር እንችላለን ብዬ አስባለሁ እና ምናልባት ከትንሽ አመታት በኋላ ይሄን አቅም ማዳበር ይመስለኛል፤ ያንን ነገር ደግሞ አሁንም በአቅሜ ልክ ማድረጋችሁ በጎ ስራዎች በጎ ስራዎች አሉ አሁንም ይኖራሉ ምናልባት ለእነኛ ሰዎች ህይወታቸውን ላይቀይር ይችላል ግን በልኩም ቢሆን የሆነ ነገር ዳቦ መግዣ ሊሆን ይችላል እኔ ምሰጠው አምስት ብር አስር ብር ሃያ ብር ከሌሎች ሰዎች ጋር አምስት ብር አስር ሲደመር የነኛ ሰዎች የእለት ጉርስ የሚሸፍኑበት ሁኔታ ይኖራል እና ይሄ በጣም ትልቅ ነገር ነው ብዬ ነው የማስበው። እና መበርታት ያለበት እንደ ተቋምም እንደ ሀገራችንም እንደ ግለሰብም እንዲህ ነገሮችን ብንገፋና ብናበረታታ ብንሰራባቸው በጣም ጥሩ ነው ውጤታማ እንሆናለን እንበረታለን የሚለውን ነገር ማንሳት እፈልጋለሁ። እና እንደ አጠቃላይ በዚህ ርዕስ ስር ይሄንን የመሰለ አሪፍ ሀሳብ ለማንሳት ሞክሬያለሁ። ሀሳቡ በጣም ሳቢና ማራኪ ነው።

ወደ ስራ ምን ልብስ ትለብሳለህ የሚል ነገር አለና ያው ስራ ቀን ተቀን ተግባራችን ነው ብዙ ስራዎችን እንሰራለን በቀን ውስጥ። እና ብዙ ጊዜ ገጠር ላይ ያው ማንኛውም የስራ ልብስ እንጠቀማለን። ብዙ ቻሌንጅ የሚያደርጉ ነገሮች የሉም ማንኛውም የስራ ልብስ ተጠቅመን የምንሰራበት ሁኔታ አለ ገጠር ላይ ማለት ነው። የግብርና ስራ ከሆነ ቱታዎችን በመጠቀም ደግሞ አሮጌ ልብሶች በመጠቀም የግብርና ስራችን እናከናውናለን ማለት ነው። እና ግን እኔ አሁን ያው ቅድም እንዳነሳሁት በህክምናው ላይ እንደመሆኔ መጠን ብዙ ጊዜ ወደ ስራ ስገባ የምለብሰው ልብስ ያው ጋዋን ለብሳለሁ። ጋወኔን እለብስና ታማሚዎቼን የሚገባቸውን ህክምና እንዲያገኙ እኔን በቀላሉ እንዲያገኙ እኔም ደግሞ ታማሜዎችን በሚገባ እረዳለሁ ማለት ነው። እያንዳንዱን ነገር በምችለው አቅም እኔ ማበርከት ያለብኝን እና መርዳት ያለብኝን በሙያ ማገዝ ያለብኝን ነገሮች በሙሉ ወደኋላ ሳልሰስት እነኚህ ታማሚዎቼን ወይም ደግሞ የኔን ተገልጋዮች በሚገባ አገለግላለሁ ማለት ነውና ነጭ ልብስ ጋዋን እለብሳለሁ። ነጭ የሆነ ልብስ ማለት ነውና እና አሁን ደግሞ ያው ወደ ቀዶ ጥገና ክፍል መግባቴን ተከትሎ እዛ ደግሞ የሚለበስ ራሱ የቻለ ልብስ አለ ሙሉ ልብስ የሚለበስ ልብስ አለ። ቦት አለ ቦት የምንለው ጫማ አለ ከዛ ሲቀጥል ደግሞ ከላይ የሚለበስ ልብስ አለ። እንዲሁም ደግሞ ሱሪ አለ ራሱን የቻለ ቱታ አለው ሙሉ ልብስ የሚለበስ አለው። እና ደግሞ በተጨማሪ ከላይ ኮፍያ ይደረጋል እና እንዲሁ ጓንት ይደረጋል እና ይሄንን ስራ ለመስራት የቀዶ ጥገና ለማከናወን። በማገዝም የሚሆን ሊሆን ይችላል ወይም ደግሞ በ ተጠግቶ ያለው ነገር ለመርዳት የሚሰራ ስራ አለ ማለት ነው። እሱን ለመስራት እነኚህ ልብሶች እጠቀማለሁ እነኚህ ልብሶች ደግሞ በጣም ብዙ ነገር ለታማሚው ደህንነት ለኔም ጤና ይጠቅሙኛል ማለት ነው። ምክንያቱም ታማሚው እዛ ጋር ቀዶ ጥገና በሚደረግበት ጊዜ እኛ ንጹህ የሆነ ራሱን የቻለ ልብስ በምንለብስ ሰዓት በሽታ ኢንፌክሽን መከላከያ የመፈጠር እድሉ በጣም ይቀንሳል። ወይም ደግሞ የተለያዩ ማይክሮ ኦርጋኒዝሞች እዛ ቁስል ላይ በቀላሉ አያርፉም አርፈውም የተለየ በሽታ አያወጡብንም ማለት ነው። እዛ ቁስል ላይ በማረፍ ነገር ግን እኛ ዝም ብለን በምንለብሰው ልብስ ወይ ደሞ ዝም ብለን ውጪ በዋልንበት ልብስ ገብተን እዛ የምንሰራ ከሆነ በጣም አስቸጋሪ ነው። የተለያዩ ማይክሮ ኦርጋኒዝም ልብሳችን ላይ ያርፋሉ ለተለያዩ ነገሮች እንጋለጣለን እኛ የተጋለጥንባቸው ነገሮች ደግሞ እኛ ላይ አደጋ ያመጡብናል እነኛ ችግር ነው የሚሆኑት። ስለዚህ ይሄን ነገር ሁሉ ለመቀነስ ምንድነው? ራሱን የቻለ የምንከተለው የአለባበስ ስልት አለ የአለባበስ ዘዴ አለ እና ይሄን በአግባቡ በመከተል እና በመስራት በመስራት ታማሚውንም ካላስፈላጊ ንኪኪ ወይም ደግሞ ካላስፈላጊ በሽታ የመፈጠር ሁኔታ ይቀንስለታል ለማለት ነው። እና ግዴታ ያ ልብስ መለበስ መቻል አለበት ሁሉም ባለሙያ ያልብስ ለብሶ ነው ወደ ቀዶ ክፍል የሚገባው ወደ ቀዶ ጥገና ክፍል የሚገባው ማለት ነው። እና ስለዚህ ይሄ በጣም እንደ ህግ እና እንደ መመሪያ የምንጠቀምበት ማንኛውም ባለሙያ ይሄንን ተጠቅሞ ነው የሚሰራው ማለት ነው። እና እያንዳንዱ ሙያ ደግሞ የራሱ የሆነ ልብስ አለው ማለት ነው። እና ይሄኛው ሰማያዊ የሆነ ልብስ ሆኖ ሙሉ ልብስ ለብሰን እስከ አፍንጫ መሸፈኛ ጭምብል ተጠቅመን ነው እዛ ቀዶ ጥገና ክፍል የምንገባው ማለት ነው። ይሄም ለታማሚያችንም ደህንነት ለኛም ራሳችንን ለመጠበቅ ሲቀጥል ደግሞ የበሽታም የመፈጠር እድሉን እንቀንሳለን ጣእሙም ደግሞ መቼም ማንም ወዶ ወደ ቀዶ ጥገና ክፍል አይገባም። ስለዚህ በተቻለን አቅም ታማሚያችንን ረድተን ውጤታማ በሆነ ሁኔታ ሰርተን ለመውጣት እነኚህን ልብሶች እንለብሳለን ማለት ነው። እና ያው በኖርም በማንኛውም ጊዜ ደግሞ የሚለበሱ ልብሶች ይኖራሉ ነገር ግን ያው ወደ ስራ ምን ለብሰህ ምን አይነት ልብስ ትለብሳለህ? ለሚለው ይሄንን የመሰለ አለባበስ እከተላለሁ ከኮት እስከ ራስ ኮፍያ ድረስ በመሸፋፍን ወደ ተማሚ በመቅረብ የሚያስፈልጉ እቃዎችን በማቀባበል እንዲሁም ደግሞ ሚጎሉ ነገሮችን በማሟላት እንዲሁም ታማሚዬን በማዘጋጀት እዛ ውስጥ የሚሰራውን ስራ በማቀላጠፍ የራሴን ድርሻ እጫወታለሁ የራሴን ሚና እጫወታለሁ ማለት ነው። እና በጣም ብዙ ነገሮችን ማንሳት እንችላለን ያው ስለ ልብስ ስናነሳ ሁሉም እንደየሙያው እንደየ ስለጠነበት ዘርፍ የራሱ የሆነ ያለባበስ ዘዴ ያለባበስ ስልት አለው። እኔም ደግሞ እንደ ሞያዬ እንደሰለጠንኩበት ፊልድ የራሴ ሆነ አለባበስ ዘዴ አለኝ ይሄንንም ይመስላል ማለት ነው። እንደ አጠቃላይ

ደሞዝ በየትኛው ቀን ታገኛለህ የሚል ነገር አለ? ያው ደሞዝ ምንድነው የሚለውን ነገር መጀመሪያ ማወቅ አለብን በየትኛው ቀን ታገኛለህ ሳይሆን። ወደሚለው ከመምጣቴ በፊት መጀመሪያ ደሞዝ ምንድነው የሚለውን ነገር ላብራራና ደሞዝ በየትኛው ቀን አገኛለሁ የሚለውን ነገር በሰፊው እመጣበታለሁ ማለት ነው። እና ብዙ ጊዜ ደሞዝ በቀን ተቀን ሰላሳ ቀን ጠብቀን የምንሰራው ስራ ነው። ይሄ ስራ ደግሞ ቀን በቀን መግባት አለብን ቀን በቀን እንሰራለን በእያንዳንዱ ቀን ውስጥ እንሰራለን በእያንዳንዱ ምሽት ምስራት ካለብን እንሰራለን። ቀንም ምሽትን ምስራት ካለብን ሁለቱንም ሰርተን እያንዳንዱ ሰአታችንን በአግባቡ የምንጠቀምበት ሁኔታ ነው። ያለው እና ምንድነው? ደሞዝ በተለያየ አይነት ሁኔታ ነው የምንጠቀመው የሚገባልን ማለት ነው። ይሄ ደግሞ ምንድነው የኛ የምንከፍለው ዋጋ ነው። በቀን በቀን የምንሰራው ስራ በቀን በቀን የምናደርገው ድርጊት ለምሳሌ በቃ ዛሬ ባንሰራ ላይከፈለን ይችላል። ስለዚህ ደሞዛችን እንዳይቆረጥ ወይ ደግሞ ደሞዝ የላባችንን የወዛችንን ለማግኘት የግድ ስራችንን በአግባቡ መስራት አለብን። ደሞዝ ምን ማለት ነው? ወደሚለው ስንመጣ አንድ ሰው በሚሰራው ስራ ይሄ ይመጥነዋል ተብሎ ለእሱ ይሄ ዋጋ ወጥቶለት እንዲህ አይነት ዋጋ ወጥቶለት ያንን ዋጋ ለዚያ ሰው ተቆርጦለት ያንን ዋጋ የሚኖረው ማለት ነው። በቃ በአጭሩ ምንም የተለየ ነገር የለውም አንድ ሰው ለዛ ለሚሰራው ስራ ዋጋ ወጥቶለት ያንን የላቡን የሚሰራውን ይሄን አሉ የሷ አቅም ተብሎ ተመዝኖ ተለክቶ የሚሰጠው ነገር ነው። ደሞዝ ማለት ማለት ነው። በዚህ ደሞዝ ደግሞ ያ ሰው የተለያዩ ነገሮች ያደርግበታል ይበላበታል ይጠጣበታል ይለብስበታል ያጌጥበታል። የተለያዩ ነገሮች ደሞዙ አቅም ካለው ቤት የሚሰራበት ይቻላል ቦታም ሊገዛበት ይቻላል ቦታ ሊያደርግበት ይቻላል ነገር ግን የደሞዙ አቅም ይወስነዋል። ደሞዙ ምን ያህል ነው ምን ያህል? ያገኛል የሚለው ነገር ይወሰናል። እና እኔ አሁን ያው ደሞዝተኛ እንደ አንድ የመንግስት ደሞዝተኛ ነኝ። ሰርቼ ይሄን ያህል ነው ያንተ ዋጋ ተብዬ የተቆረጠልኝ የገንዘብ መጠን አለ ያ የገንዘብ መጠን ደግሞ እኔ የእኔ ዋጋ ነው። ይሄን ያህል ነው መስራት የሚችለው እሱ አቅሙ የዚህ ያህል ነው ተብሎ የተገደበ የተወሰነልኝ ነገር አለ በመንግስት የወጣልኝ ገደብ አለ። ስለዚህ በዚህ ገደብ ደግሞ እኔም ምሰራው ይሄን ያህል ነው ከተባለ በዚህ በምሰራው ገደብ ደግሞ የምሰራው ገንዘብ ይኖራል ያ ገንዘብ ደግሞ ምን ይባላል ደሞዝ ይባላል። ይሄን ደሞዝ ደግሞ ወይ